ጥራት ያለው ስራ ማቅረብ ትችላለህ አዎ እኔ ስራዬ ላይ ጥርት አድርጌ ነው የምሰራው የምሰራቸው ነገሮች ሁሉ ተቀባይነት እንዲኖራቸው ስራው ከፍጥነትም ከምንም በላይ ጥራቱ ነው የሚያየው ሰው ስለዚህ እኔ መጀመሪያ ላይ ትኩረት የማደርገው ጥራቱ ላይ ነው ማለት ነው። ጥራት ከሌለው የሰራሁት እቃ ተቀባይነቱ በዛው ልክ ስለሚወርድ መጀመሪያ ትኩረት የማደርገው ጥራቱ ላይ ነው ጠራቱ ጥሩ ከሆነ ተቀባይነቱን በዛው ልክ ስለሚሆን ጥራት ያለው ስራ ነው ማቀርበው ነው። እንዲሁም ለእንግዶቼ እዚህ ለማስተናግዳቸው ሰዎች እነሱ በጥራት ነው የምሰራው ምግብም ሲሰራ የተለያዩ ነገሮች ሲሰራ በጥራት ነው ማለት ነው። አለበለዚያ ተቀባይነት በዛው ልክ ስለሚወርድ ትራት ያለው ነገር ነው የማቀርብላቸው ምሰራውም ማለት ነው።